የእለት ምሳ ጊዜ መጣ ከቢሮ እወጣለሁ አንዳንድ ጊዜ በካፍቴሪያ እበላለሁ ዛሬ ከቤት አምጥቼ ነው እናቴ እንጀራና ወጥ ፈጥራለች የማይክሮዌቭ አሞቀዋለሁ። በወደድኩ ቦታ ተቀምጫለሁ ባልደረቦቼ አብረው እንበላለን። ስለተለያዩ ነገሮች እንነጋገራለን፤ አንዳንዶች ስለገጠሟቸው ነገሮች ይዘክራሉ፤ ሌሎች ለቀልዶች ይናገራሉ፤ ይሄ የእረፍት ጊዜ ነው። ሰዓት አንድ ሰላልባት ከዛ ወደ ስራ እንመለሳለን። የምሳ ጊዜ አስፈላጊ እረፍት ነው

ዝናብ በሚዘብበት ጊዜ ቤት ውስጥ እቆያለሁ የዝናቡ ድምጽ ያረጋጋኛል። ከመስኮት አጠገብ ተቀምጬ እመለከታለሁ ሞቅ ያለ ሻይ እጠጣለሁ። መጽሐፍ ማንበብ እወዳለሁ ውጪ ሁሉም ቦታ እርጠብ ነው። ሰዎች በጃንጥላ ይራመዳሉ። ማውራት ድምጽ አይሰማም ተፈጥሮ እየታጠበ ነው። ዝናብ ለመሬት በረከት ነው እህሎች ያድጋሉ። ይህን የአየር ሁኔታ እወዳለሁ። ቤት ውስጥ ሙቅና ደህንነት አለ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

በቤትህ ምን አይነት የቤት እቃዎች አሉ?

ጎረቤቶቻችን ጥሩዎች ናቸው ከብዙ አመታት ጀምሮ እናውቃቸዋለን እርስ በእርሳችን እንረዳዳለን። ሽኮኮ እንለዋወጣለን አንዳንድ ጊዜ አብረን ቡና እንጠጣለን። ልጆቻችን ከእኛ ልጆች ጋር ይጫወታሉ በበዓል ጊዜ አብረን እናከብራለን። መፍትሄ ከፈለግን ይረዱናል። በየሰሞኑ እንገናኛለን። አንዳንዳቸው እድሜያቸው ከፍ ያለ ነው ምክር ይሰጡናል። ጎረቤቶች እንደ ቤተሰብ ይሆናሉ። መልካም ግንኙነት አስፈላጊ ነው። ይህ ማህበረሰብ ስሜት ይፈጥራል

መጽሐፍ ማንበቡ የምወደው ተግባር ነው። በየሳምንቱ አዳዲስ መጽሐፍት እፈልጋለሁ ታሪኮች አለም ይከፍታሉ። ምናባዊ ቦታዎችን እጎበኛለሁ አዳዲስ ነገሮችን እማራለሁ። አንዳንድ መጽሐፍት ያረቃሉ። ሌሎች ያስቃሉ። ደራሲዎች ብልህ ናቸው ቃላቸው ልብ ይነኩታል። ምሽት ላይ ከመተኛቴ በፊት አነባለሁ ቤተ መጽሐፍት መሄድ እወዳለሁ። መጽሐፎች ጥበብ ይሰጣሉ የተለያዩ አስተሳሰቦቼን አረዳለሁ ማንበብ አእምሮዬ ያሳድጋል

በየሳምንቱ ቤተሰቤን እደውላለሁ፤ ከቤት ርቄ ስለምኖር አናግራለሁ፤ እናቴ ሁሌ በደስታ ትመልሳለች ስለ ሁሉም ነገር ትነግረኛለች፤። አባቴም መልስ ይሰጣል እህቶቼ ደስታቸውን ይጋሩናል። እናቃንሳለን፤ ስለ አዳዲስ ነገሮች እንነጋገራለን የቤት ወሬዎች እሰማለሁ፤። አንዳንድ ጊዜ ናፍቀኛል ግን ድምፃቸውን መስማት ያስደስተኛል። እዛ ሁሉም ነገር እንዴት እንደሆነ እረዳለሁ፤። ግንኙነት በጣም አስፈላጊ ነው ቤተሰብ ሁሌ በልቤ ውስጥ ናቸው፤